ይቅርታ መጠየቅ ቀላል ነው ወይ? ይላል ጥያቄው ይቅርታ መጠየቅ በደንብ ቀላል ነው። ይቅርታ ምንጠይቀው ሰው የሚጠይቅ ሰው ትልቅ ሰው መሆን ነው ይቅርባይነት ማለት ትልቅነት ነው። ለምሳሌ አንድ ሰው ጥፋት ካጠፋን ያንን ጥፋቱን አምኖ ይቅርታ እስከጠየቀ ድረስ ይቅር ማድረግ አለብን። ምክንያቱም ያ ሰው እኛን ይቅርታ ሲጠይቀን ላደረገው ነገር ኦረዲ ተጸጽቶ ነው ተቆጭቶ ነው ያን ይቅርታ የሚጠይቀን ማለት ነው። እና ይቅርታውን መቀበል መቻል አለብን። ያን ሰው ይቅርታ መቀበል ስንችል ነው እኛ ትልቅ የምንሆነው። ይቅርታ መቀበል አንዳንድ ሰው ይቅርታ ማድረግ እንደ ትንሽነት ሊያዩ ይችላል። ግን ይቅርታ ማድረግ ትንሽነት ሳይሆን ትልቅነት ነው። የማወቅ ጥግ ነው የምትጠይቀው መቀበል ማለት የእውቀት ጥግ ነው። ምክንያቱም ያ ሰው ባይጸጸት ኑሮ ባደረገው ነገር ጥፋት ባይሰማው ኖሮ መጀመሪያውን ይቅርታ አይጠይቅም ነበር ማለት ነው። እና ይቅርታ መጠየቅ ማለት ትልቅ ነገር ነው። ምክንያቱም ላጠፋው ሰው ሰው አጥፍቻለሁ በድያለሁ ብሎ አስቦ ይቅርታ እስከጠየቀ ድረስ ይቅርታውን መቀበል መቻል አለብን ማለት ነው። እና ይቅርታ መጠየቅ ቀላል ሊሆን ይችላል። ምክንያቱም እኛ አውቃለሁ ለምሳሌ አንድ ሰው ሳናስበው ይቅርታ ማድረግም ትልቅ ነገር ነው ይቅርታ መጠየቅም ቀላል ነገር ነው ለኛ ማለት ነው። ምክንያቱም ኢጎ ወይም እልህ ምናምን ሊኖር ይችላል ማለት ነው። ይቅርታ ላለመጠየቅ እልህ ሊኖር ይችላል ግን እሱ እልህ አያስፈልግም እኛን የሚጎዳን ነገር ከሆነ ያን እልኸ ትተን ይቅርታውን መጠየቅ መቻል አለብን ማለት ነው። ለምሳሌ የሆነ ነገር አጠፋን አደል የጥፈትነት ስሜት ከተሰማን ሄደን ይቅርታ ብንጠየወቅ ከኛ ምንም የሚቀነስ ነገር የለም። በሰአቱ ክብራችን የወረደ ምናምን ሊመስለን ይችላል አንጂ ነገ ዛሬ ሳንል ባጠፋነው ልክ ይቅርታ መጠየቅ መቻል አለብን። ይቅርታ ስንጠይቅ ነው እኛ ትልቅ ሰው የምንሆነው ይቅርታ ስንጠይቅ ነው። ነገሮችን መፍታት የምንችለው ችግሮችን መፍታት የምንችለው አብረን ማደግ የምንችለው የሆነ ፀብ ሲፈጠር እሱን ፀብ በመፍታት ቶሎ ብለን ነው። ይቅርታ በመደራረግ ነው ነገሮችን መፍታት የምንችለው እና ይቅርታ ማድረግም በጣም አሪፍ ነገር ነው። ትልቅነትን ይቅርታ መጠየቅም እንደዛውም ትልቅነት ነው ማለት ነው። ከአንድ ሰው ጋር ሰው ከሰው እየተራራቀ የሚሄደው ይቅርታ ላለመጠየቅ ነው። ይቅርታ መጠየቅ ትንሽነት ስለሚመስለው ሰው ከሰው ጋር እየተጣለ ይሄዳል ማለት ነው። ሳይገናኝ የተረራቀ ምናምን ነገር በትንሿ ነገር ይቅርታ ላለመጠየቅ ሲል በእልህ ውስጥ ገብቶ ብዙ ነገር ያልፋል ማለት ነው። እና እሱን ይቅርታ ላለመጠየቅ ብዙ ነገሮችን ያጣል ማለት ነው። አንድ ሰው እና ከቻልን በምንችለው መንገድ ሰው ልናስቀይመው የሚል እናጠፋ ስለምንችል ነገሮችን ቶሎ ብለን ይቅርታ መጠየቅ መቻል አለብን። ይቅርታ መጠየቅ ስንችል ነው ነገሮች ቶሎ መፈታት የሚችሉት። እኛም ትልቅ ሰው ልንሆን የምንችለው በቃ ሰው ማስቀየም ስለሌለብን ሰው የማስቀየም ስሜት ከተሰማን ጀስት ሄደን ይቅርታ መጠየቅ መቻል አለብን ማለት ነው። እና ይቅርታ መጠየቅ ለኔ ቀላሉ ነገሩ ነው።

የምትመኘው ስራ ምንድነው? እኔ ያው የምመኘው ስራ በስራዬ ፕሮፌሽናል ሆኜ ትልቅ ደረጃ መድረስ ነው። ለምሳሌ እኔ ካሜራ ማን ነኝ አሁን ያለሁት ካሜራ ማን ነኝ ካሜራ ማን ነው የምሰራው ማለት ፎቶ አንሺ ወይም ፎቶግራፈር ነው የምሰራው። በሱ ሙያ ላይ ግን አሁን እየሰራሁት ያለ ጀስት እንደ ለማጅ ነው ፐርፌክት አይደለሁም ገና ጥሩ ደረጃ። ትልቅ ባለሙያ የሚባል አይደለም። ግን በሱ ሙያዬ ላይ ትልቅ ቦታ መድረስ ነው የምፈልገው እኔ እንደ አለም አቀፍ ታዋቂ መሆን። በዛ ሙያዬ ላይ እንደአለምአቀፍ ታዋቂ መሆን እሱ ለኔ ትልቅ ምኞቴ ነው ማለት ነው የምመኘው ስራ ነው። ፓሽኔም ፍላጎቴም ስለሆነ እሱ ስራ በሱ ስራ ታዋቂ ሆኜ ትልቅ ደረጃ መድረስ ነው የኔ ፍላጎት ማለት ነው። ከዛ ውጪ ደሞ እንደ ፓይለት። አይነት ስራዎችን እመኛለሁ ዩቲዩበር መሆን ለምሳሌ ከሀገር ሀገር መዞር። የተለያዩ ሀገሮች እየሄዱ እየጎበኙ ለህዝብ ማሳየት እሱም ለኔ በጣም የምመኘው ስራ ነው። አንደኛ ከምመኛቸው ስራዎች እሱ ነው ለኔ። እና የምመኛቸው ስራዎች የኔ እነዚህ ናቸው ማለት ነው። ከእነዚህ ስራዎች መካከል አንዱ ላይ ሰክሰስፉል ወይም ውጤታማ መሆን ነው የምፈልገው ማለት ነው። ከነዚህ ስራዎች ብቻልልኝ ቢቻል ቢቻል ዩቲዩበር ሆኜ ሀገርን እየዞርኩ ሀገር እየጎበኘሁ አሪፍ ብርም እየሰራሁ ቤተሰቦቼንም አሪፍ ህይወት ለማኖር እና እኔም የተስተካከለ ህይወት ለመኖር። እና በዚሁ አጋጣሚም ሀገርም እንዲሁ ኢንጆይ እያደረኩኝ በደንብ እየተዝናናሁ የተለያዩ ሀገሮች እየሄዱኝ በቀላል መንገድ። የተለያዩ ሀገሮች እየሄድኩኝ ማየት መቻል ስራዎችን ባገኝ ለኔ ትልቅ ምኞት እነዚህ ናቸው።

ዛሬ የየር ሁኔታ እንዴት ነው ያው የዛሬ የየር ሁኔታ እንዴት ኢትዮጵያ? ወቅት ወይም ወራቶች አቆጣጠር በጋ ስለሆነ በጋ ማለት ጥር ላይ ስለሆነ ትንሽ ሙቀት አለው ሙቀት አለው አለው ማለት ነው በጣም ፀሀዩ ያቃጥላል። ጠዋት ላይ ደግሞ ትንሽ ብርድ አለ ጠዋት ነው በተለይ በጣም ብርድ አለ ከዛ ቀን ላይ ግን በጣም የሆነ ሙቀት የሚያቃጥል ሙቀት አለ። እና ዛሬ ደግሞ ቀኑ አመታዊ ክብረ በዓል ስለነበረ ቅዱስ ሚካኤል አመታዊ ክብረ ባህል ስለነበረ። ያው ታቦቱ ትላንትና ወጥቶ ነው ያደረው እና ትላንት ወጥቶ አድሮ ዛሬ ነው ወደ ቤቱ የሚመለሰው ወይም ወደ ቤተክርስቲያን የሚመለሰው እና። ያን በመሸኘት ላይ ነበር ያን የሸኘነው ደግሞ ቀን ፀሀይ የነበረበት ሰዓት ስለነበር። በጣም ሙቀት ነበረ በዛን ሰዓት በጣም ሙቀት ነበረ ፀሀይ ነበረ። በዛ ሁኔታ ነው እና የሸኘነው እና። ወቅቱ አሁን ያለው ዌዘር ወይም የአየር ሁኔታ በጣም ሞቃት ነው ቀን ላይ ማታ ላይ ደግሞ ቀዝቃዝ ይላል። ቀዝቃዝ ቅዝቃዜ አለ ማታ ጠዋት ቀዝቃዛ ያለ። ቀን ላይ ግን በጣም ሙቀት ነው። በጣም ያቃጥላል። በጣም ሙቀት አለ በጣም ያቀጥላል። ጃኬት ደራርቤ ብርድ ለብሼ ምናምን ነገር ነው ቁጭ ያልኩት ማለት ነው። እሱ ማለት ደግሞ ያው ብርድ ነው ማለት ነው። እና የየር ሁኔታው በጣም ተቀያያሪ ነው። ጠዋት ይበርዳል በጣም ማታ ይሞቃል ቀል ላይ በጣም ይሞቃል። ከዛ ጠዋት ላይ ደግሞ እንዲሁም ምሽት ላይ ደግሞ በጣም ይበርዳል ማለት ነው። ለምሳሌ አንድ ሰው ቀለይ በቲሸርት ወጥቶ ማታ ላይ ጃኬት ጋር ሊያዝ በጣም በብርድ ይሞታል ማለት ነው። ብርዱ ይከብዳል ማለት ነው። ማታ ላይ እና የአየር ሁኔታው በጣም ተቀያያሪ ነው በጣም ስለሚቀያየር። ዌዘሩ ሊተለያየ ስለሚሆን ያው ጠዋት ብርድ ነው ቃል ላይ በጣም ሙቀት ነው ማታ ላይ ደግሞ በጣም ብርድ ነው። ይሄ ነው አሁን ያለው የአየር ሁኔታ ኢትዮጵያ ውስጥ ያለው ወይም አዲስ አበባ ያለው የአየር ሁኔታ ማለት ነው። እኔ ባለውበት አካባቢ አዲስ አበባ ያለው እኔ የምኖረው አዲስ አበባ ያለው ሁኔታ። ጠዋት ብርድ ነው ማታ ቀለይ በጣም ሙቀት ነው። ማታ ላይ ደግሞ በጣም ብርድ አለ ማለት ነው የሚባለው የአየር ሁኔታ።